ምን አይነት ስልክ ትጠቀማለህ ሚለውም ጥያቄ ይሄንም የምጠቀመው ጥያቄ? ስልክ ስማርት ስልክ ሆኖ ቴክኖ ነው ከ ሌተስት ከሚባለው ስልክ ነው የምጠቀመው። እ ይሄ አሪፍ ነው ለ ኢንተርኔትም ለአንዳንድ ነገራቶች ስለሚጠቅም ስለሚጠቅም። በጣም ነው የምወደው ይሄ ስልክ።

በእንጨት እሳት አብስለህ ታውቃለህ የሚለውን ጥያቄ? አዎ ድሮ በእንጨት አድርጌ ምግብ እሰራ ነበረ። ከምግብ አይነቶች ወጥም ሊሆን ይችላል። እንጀራ ቂጣ እነዚህን የመሳሰሉ ምግቦችን በእንጨት አድርጌ እየሰራሁ ነበረ።

ፍየል አይተህ ታውቃለህ ብለውን ሳየው አዎ አይቼ አውቃለሁ። በደንብ ነው የማየው በአካባቢያችን ብዙ ፍየሎች ስላሉ፣ የሚሸጡም፣ ወደ ገበያ ምናምን የሚወሰዱ ዝም ብሎ እንትን የሚሉን ብዙ ፍየል አይቼ አውቃለሁ።

የምታስታውሰው ልዩ በዓል አለ የሚለውን ጥያቄ? እኔ ያው የማስታውሰው ድሮ ነው የማስታውሰው ፋሲካ ነበረ። ያ ደግሞ በምንድነው? የማስታውሰው ያው ያቺን ቀን ምግብ በብዛት በልቼ ያው ታምሜ ነው የዋልኩት። ያን ቀን አልረሳውም

የምትወደው መጽሐፍ ምንድነው? ሚለውን ጥያቄ እኔ በአብዛኛው የምወደው የሳይኮሎጂ መጽሐፍቶች ነው ምወዳቸው። የነዚህ መጽሐፍቶችም ብዙ ጊዜ አነባለሁ በጣም ደስ ብሎኝ ነው ማነበው። ለቀጣይም እነዚህ መጽሐፍቶችን አነባለሁ ብዬ ነው ተስፋ

በስራ ላይ ችግሮችን ትፈታለህ የሚለውን ጥያቄ? እኔ ያው በጣም ነው በመግባባት ነው የማምነው። በስራዬ ላይ ችግሮች ከተፈጠሩም ችግሮችን በመግባባት ነው የምፈታቸው። እንደዚህ በዚህ ደግሞ እኔ የተረጋጋው ሰው ስለሆንኩ። በ

ስንት? ቋንቋ ትችላለህ የሚለውን ቃል እኔ የምችላቸው አራት ቋንቋዎች አሉ ከእነዚህ እንግሊዝኛ እችላለሁ አማርኛ እችላለሁ ትግርኛ እችላለሁ። ሌላም አንባቢ በአካባቢያችን የሚነገር ቋንቋ አለ እነሱም እችላለሁ። ያው

ምን አይነት ጫማ ትወዳለህ የሚለውን ጥያቄ እኔ የትራሊያውያን ጫማዎች ነው የምወደው። ብራንድ ብራንድ የሆነ ጫማዎች ነው የምወደው። የምወዳቸውም በየወቅቱም ማደርጋቸው አሉ። ማታ ማታ ስሊፐር ነው የማደርገው። ስሊፐር ይመቸኛል እወዳለሁ። ቀን ቀን ሲሆን ደግሞ ቶርሽን ነገር ጫማ ቢሆን በጣም ነው የምወደው

በእጅ መሸመን ታውቃለህ? የሚለውን ጥያቄ እኔ ብዙም አልችልም እናቴ እህቴ ምናምን መሸመን ይችላሉ። እኔ ግን ስላልተለማመድኩኝ ያው መሸመን አልችልም።

ስራዎችህን በቅደም ተከተል ታስቀምጣለህ የሚለውን ጥያቄ? አዎ እኔ ስራዎቼ በቅደም ተከተል ነው የማስቀምጣቸው በፕሮግራም ነው የሚሄደው። እንጂ እንደዛ አድርጌ በቅደም ተከተል እንትን ካላደረኳቸው እኔ ቀኔም ቀኔም ሆኖ ስለማያውቅ። እኔ ስራዎቼን በቅደም ተከተል ነው ማስቀመጥ

በመስመር ላይ ገዢ ነው የሚለውን ጥያቄ ይሄን ባይገባኝም ይሄን ጥያቄ እ እንደማስበው ከሆነ እኔ በመስመር ላይ ገዢ እኔ ገዢ አይደለሁም። በመስመር ላይ አልገዛም እኔ የምገዛው ከሱቆች ከ ከሱቅ እንደዛ ሂደት ነው ከሚኒማርኬት ምናምን ነው የምጠቀው እንጂ ከመስመር ላይ

በትምህርት ቤት የምትወደው ትምህርት ምን ነበር? የሚለውን ጥያቄ እኔ የምወደው የነበረ ጥያቄ ትምህርት አይነት ባዮሎጂ ወይም ስነ ህይወት። ይሄን የትምህርት አይነት በጣም ነው የምወደው። በውጤቴም የተሻለ ያመጣሁት። ያው በዚህ ዘርፍ ነው

ጎንፎን ትበላለህ የሚለውን ጥያቄ እንዴ? ጎንፎን በጣም ነው የምበላው በጣም ነው የምወደው። ድሮ እናቴ አያቴ ጎንፎን እየሰሩ እየሰጡ ስለነበረ። በጣም ገንፎ መብላት በጣም እወዳለሁ በጣም

በእግር ምን ያህል ርቀት ትሄዳለህ? የሚለውን ጥያቄ እኔ በእግሬ የምሄደውን በኪሎሜትር እንኳን እስከ እያረፍኩኝ በእግር የሄድኩት የራሴን ክብረ ወሰን የሰበርኩት። እስከ ሰባት መቶ ኪሎ ሜትር አካባቢ በእግሬ ሄጃለሁ እያረፍኩ ማለት ነው። ቀንና ሌሊት እየተጓዝኩኝ ያን ያክል ተጉዣለሁ

ወተት ትጠጣለህ የሚለው ጥያቄ ያው ወተት በጣም እወዳለሁ የወተት ተዋጽኦም እወዳለሁ። እነዚው ወተት መውደድ የጀመርኩት ከልጅነቴ ጀምሮ ነው። አንዲት ላም ስለነበረችን ያም ላም ወተቷ እየተጠቀምኩ ስለነበር በዛም በዛም አሁን በጣም ነው ምወደው

ወደ የትኛው ቦታ ተጉዘህ ታውቃለህ? የሚለውን ጥያቄ እኔ ከዚህ ካለሁበት ወደ ገጠር ተጉዤ አውቃለሁ። ለትሪፕም ቤተሰብ ለመጠየቅም እና አንዳንድ የሆነ እንትን ስለነበረን። ወደ ሀውልትም ተጉዤ አውቃለሁ ሀውልት እንዳይ

ሽማግሌዎችን እንዴት ታከብራለህ? የሚለውን ጥያቄ እኔ ሽማግሌዎች በጣም አከብራለሁ እነሱም ያከብሩኛል። የማከብረው ግን እነሱ ስለማይ። ስለማ ስልሚያከብሩኝ ብቻ ሳይሆን። ስለሚገባቸው እና በእድሜ የገፉ ስለሆኑ አቅም ስለሌላቸው። የ ያው በሃይማኖቴም አክብር ስለሚል እና በህሊናዬም በጣም አከብራለሁ

ወደ ስራ ምን ልብስ ትለብሳለህ? የሚለውን ጥያቄ አብዛኛው እኔ የምለብሰው ቀለል ያለ ልብስ ነው የምወደው ለምሳሌ፣ ቱታ ለብሳለሁ ከላይ ሸሚዝ አድርጌ ነው ወደ ስራ የምሄደው ያው ቀለል ስለሚል ያን አለባበስ ምመርጠው።

ደብዳቤ መጻፍ ትወዳለህ የሚለውን ጥያቄ ይሄ እንኳን ደብዳቤ ምናምን እንኳን ድሮ ነበረ ደብዳቤ ምጻጻፈው። ከሁሉም ጋራ በተለይም ከቤተሰቦቼ ርቄ ሲሄድ በደብዳቤ ነው። እየተጻጻፍን የነበርነው። አሁን እንኳን ወደ ኢንተርኔት ወደ እንትን ስለተሸጋገረ ደብዳቤ መጻፍ አቁሜያለሁ።

የትኛው ቀንና ሰዓትን ትወዳለህ የሚለውን ጥያቄ እኔ የምወደው ቀን እሁድ ቀን በጣም ደስ ይለኛል። ሰዓቱ ደግሞ ያው ማታ ላይ ደስ ይሰለኛል ይሄ ደስ የሚለው ምክንያት አለኝ። ለምሳሌ እኔ እ ማታ ማታ ወክ ስለማደርግ እሁድ እሁድ እ ያን ቀንና ሰዓት ደስ ይለኛል

በስልክ ገንዘብ ትልካለህ የሚለውን አዎ እልካለሁ። ድሮ ድሮ በካሽ ነበረ የምልከው እምቀበለውን ለካሽ ነበረ። አሁን ግን አስቸጋሪ ስለሆነ በተለይም በሀገራችን ደግሞ ወረፋ ምናምን ስላለበት ካሽ ለመጠቀም ያው ያለን አማራጭም በስልክ ስለሆነ ስልክ ገንዘብ እልካለሁ

ለሌሎች ማስተማር ትችላለህ ሚለውን ጥያቄ? አዎ ለሌሎች ማስተማር እችላለሁ ያለኝን እውቀት ማካፈል ወደ ሌሎችም ማስተላለፍ በጣም ደስ ነው ሚለኝ። መቻልም አዎ እችላለሁ። የተማርኩ ሰው ስለሆንኩኝ እችላለሁ

የአየር ሁኔታው እንዴት ነው የሚለው ያው በእኛ አካባቢ ትምህርት ቀዝቀዝ ይላል ንፋስም አለው። ያው አሪፍ ነው አሪፍ ነው። በተለየ እኔ የምወደው ቀዝቀዝ ያለ አየር ስለሆነ። በጣም ተመችቶኛል ደስ ብሎኛል

የትርፍ ጊዜ ማሳለፊያዎች ምንድን ናቸው? የትርፍ ጊዜ የማሳልፈው አንዱ በማንበብ ነው። ሌላው ፊልም በማየት ተከታታይ ፊልሞችን በጣም እወዳለሁ ፊልም በማየት አሳልፋለሁ። ያው ትርፍ ጊዜ በጣም ብዙ ትርፍ ጊዜ ካለኝ ስፖርትም እሰራለሁ። ስፖርት በመስራትም አሳልፋለሁ።

ዋይፋይ ትጠቀማለህ ለሚለው ጥያቄ? አዎ ዋይፋይ እጠቀማለሁ የዋይፋይ ተጠቃሚ ነኝ። እኛው በኢኮኖሚም በምንም። አሪፍ ዋጋ ያለው በዋይፋይ ስለሆነ ዋይፋይ ነው የመረጥኩት። አሁንም ዋይፋይ እየተጠቀምኩ ነው። ለቀጣይም እንደዛ ከቀጠለ በዋይፋይ

በዚህ ቅዳሜና እሁድ ምን ታደርጋለህ? የሚለውን ጥያቄ ሁሌ የእረፍት ሰዓቴ ስለሆነ አብዛኛው ማሳልፈው ሙዚቃ እየሰማው ፊልም እያየው ሻወር እየወሰድኩ እንደዛ እያረኩ ነው። ማሳልፈው ቅዳሜ እና እሁድ

በስራ ስንት? ጥሪ ታደርጋለህ የሚለው ጥያቄ የስልክ ጥሪ ከሆነ እስከ አስር አካባቢ ጥሪ አደርጋለሁ። ወይም ለሰው መጥራት ከሆነ ደግሞ ሰውን የምጠራው ያው እንደ አስፈላጊነቱ እጠራለሁ። ዝም ብዬ የምወጣው ቀንም

መብረቅ? ትፈራለህ የሚለው ጥያቄ ያው መብረቅ እፈራለሁ። ያን ደግሞ ተፈጥሮዬ ነው በጣም ነው የምፈራው። በተለይም ያን ያክል ድምጽ ካለው በጣም እፈራለሁ። ያው ባለውበት ሁኔታም ሊለያይ ይችላል። ቤት ካለውና ውጭ ካለው ውጭ ካለው በጣም ነው የምፈራው

የወተት ተዋጽኦች እወዳለሁ? የሚለውን ጥያቄ አዎ ህይወትን ተዋጽኦ እወዳለሁ ተጠቃሚም ነኝ። ያን ደግሞ እነ አይብ የመሳሰሉ በጣም ነው የምወደው እና ወተትም አፍልቼ ያው ጠዋት ጠዋት ቁርሴን እንደዛ አድርጌ ነው የምበላው በወተት ሻይ አሚን በወተት ነው

ቂም ታይ ታቆያለህ የሚለውን ጥያቄ እኔ እንኳን ቂመኛ አይደለሁም። ያለኝ ነገር ወደፊት ነው የምናገረው። የተናገሩኝም እዛ ነው የምንመልሰው። የሚያስቀይም ነገር ከሆነ ያው ይሄ ያስቀይመኛል ብዬ ተሎ ብዬ ነው እንትን የምነግራቸው እንጂ በውስጥ የሚይዘው ቂም የለኝም

ብስክሌት ትጋልባለህ እሚለውን ጥያቄ? ያው እጋልባለሁ እችላለሁ። ያን ያክል ባልችልም ግን። ከአንድ ቦታ ወደ አንድ ቦታ ስሄድ አንዳንዴ የጓደኛዬ ብስክሌት እጋልባለሁ። እጠቀማለሁ እንደ እንደ መጓጓዣ እጠቀማለሁ

ፎቶዎችህ የት አስ አስቀምጣለህ? የሚለውን የማስቀምጠው በሞባይሌ እና በላፕቶፔ ነው ማስቀምጠው አንዳንድ በኢንተርኔትም ተጠቅሜ ወደ ድራይቭ አስቀምጣለሁ። ያው ሴቭ እንዲሆንልኝ እና ደህንነቱ እንዲጠበቅልኝ አብዛኛው ወደዛ ነው እንትን እማስቀምጠው

ዱቄት መፍጨት ፈጨታ አይደለም ያው ጥያቄ ያው መፍጨት አውቃለሁ ፍቺም አላውቃለሁ ያለው ለእናቴ እህቴ ምናምን ለማገዝ ያን አደርጋለሁ ማለት ነው።

የተበላሸ ነገር ማስተካከል ትችላለህ ብለውም ጥያቄ? አዎ የተለያዮ ነገሮች ከተበላሸብኝ አስተካክላለሁ እያስተካከምኩኝ የምጠቅማቸው ነገሮች አሉ። በሀሳብ ከሆነ የተበላሸ ሀሳብ ከሆነ ሀሳብን አስተካክላለሁ። ሌላም የተበላሸ ነገሮች ከሆኑ። የቤት ነገሮች እንደውም ከሆነ የኤሌክትሪክ እቃዋች ምናምን ከሆኑ እንደዚህ እያስተካኮልኩ እጠቀማለሁ ማለት ነው።

የትውልድ ከተማህ የት ነው የሚለውን ጥያቄ እኔ የተወለድኩበት ከተማ ሽሬ ነው። የተወለድኩት ሽሬ በጣም ሰፊ ከተማ ነው። እዛ ነው ተወልጄ ያደኩት ብዙ ትዝታዎች ያሉኝ እዛ ከተማ ነው። አሁን ላይ ሌላ ነው። እየሰራሁ ያለውት ማለት ነው

ድንጋይ ሰብስበህ ታውቃለህ የሚለውን ያው ድንጋይ በጣም ሰብስቤ አውቃለሁ ያው በልጅነቴ ድንጋይ እሰበስብ ነበር ለመጫወቻነት ስለምንጠቀመው ድንጋይ እየሰበሰብን የሆነ ቤት ምናምን እየሰራሁ እንጠቀምበት ነበረ። አሁን እንኳን የምሰበስበው ምክያት ስላላገኘሁ አልጠቀምበትም።

የምትወደው ቁጥር ስንት? ነው የሚለው ጥያቄ እኔ የምወደው ቁጥር በጣም የምወደው ቁጥር ካለ ሃያ ስድስት ነው። ሃያ ስድስት በጣም ደስ የሚለኝ የእድል ቁጥሬን ሆኖ ነው ሆኖ ነው የሚሰማኝ። ያን ቁጥር በጣም እወዳለሁ። የሆነ ሎቶሬ ምናምን ስሞክርም የምጠቀመው ቁጥር ካለ። ሃያ ስድስት ቁጥር ነው በጣም ደስ የሚለኝ ይለኛል። ሌላም ሃያ አንድም ደስ ይለኛል አስራ ዘጠኝ አስራ ሁለትም እነዚህ ቁጥሮች በጣም ደስ ይሉኛል። በጣም ከሁሉም በጣም የምወደው ግን ያው ሃያ አንድ ነው

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ የሚለውን ጥያቄ? እኔ ወደ ሱቅ ስሄድ መጀመሪያ አስቤበት። ምን ምን መግዛት እንዳለብኝ። ምን ምንአይነት እቃዎችን ነው የማወጣው ብዬ አስቤ። ከዛ በኋላ ሲሄድ ደግሞ ዝርዝር ጽፌ ነው የሚሄደው። ያው ብዙ ከሆነ የማመጣቸው እቃዎች እነዚህ እቃዎች በዝርዝር ጽፌ አመጣቸዋለሁ። ግን ትንሽ አይነት ከሆነ ግን ያው ሄጄ የማመጣቸው ዝም ብዬ ነው እንጂ ሄጄ እንትን አለ

በብዙ ህዝብ መሃል መሆን ይመቻሃል ወይ የሚለውን ጥያቄ? እኔ በብዙ ህዝብ መሃል መሆን አይች አይመቸኝም። የኔ ፀባይ ዝምተኛ ስለሆነ ከሰዎች ጋር ከብዙ ሰዎች ጋር ከጫጫታ ጋር። ለኔ ጥሩ ስለማይሰማኝ እነዚህ በህዝብ መካከል የምሆንበት በምሆንበት ጊዜ ብዙ ጥሩ ስሜት ስለማይሰማኝ። አይመቸኝም።

በእጅ መጻፍ ትወዳለህ? እሚለውን ጥያቄ ያው በእጅ መጻፍ እወዳለሁኝ። ከምወደው ጽሁፍ አንዱ አንዳንድ ልቦ ወለዶች። በእጄ እጽፋለሁ ድሮም ተማሪ እያለሁ በእጄ ስጽፍ ነበረ። አሁንም የእጅ ጽሁፌም አሪፍ ስለሆነ። አንዳንዴ በስራ ምክንያትም እጽፋለሁ።

ቀትር ምን ትመገባለህ የሚለውን ጥያቄ እኔ የምመገበው ምግብ እንደየ ፕሮግራሙ ሲሆን ሰኞ ማክሰኞ እንጀራ ነው የምበላው እንጀራ በወጥ ወጥም በየአይነቱ ማለት ነው በየአይነት አድርጌ እመገባለሁ። ሌላ ሮብና አርብ ሲሆን ደግሞ አንዳንዴ እንቁላል በጥብስ እበላለሁ።

እድለኛ ነገር ነህ እድለኛ ነገር አለህ የሚለውን ጥያቄ? እኔ በእድል ነገር እንኳን አላምንም ግን ለራሴ እድለኛ ነኝ። ምክንያቱም ከነበርኩበት ብዙ አስቸጋሪ ሁኔታዎች። እድል የሌላቸው ከጎኔ ሲለዩ እኔ ግን በእድሌ እዚህ ስለደረስኩም ደህና ቦታ ስለደረስኩም እድለኛ ነኝ ብዬ ነው የማስበው

የምወደው ምግብ እኔ ሽሮ በጥብስ በጥብስ ወደ ሽሮ እወዳለሁ በደንብ ምወደው ሽሮ ነው። ከፍስክ ምግቦች ደግሞ ምወደው ስጋ ፍርፍር በጣም ነው ምወደው። ሌላም ብዙ ምወዳቸው ምግቦች አሉ። ፍራፍሬ እንደ ወይን የመሳሰሉ እንደ አፕል እንደ ብዙ ፍራፍሬ እወዳለሁ። እነዚህንም እየተመገብኩ ነው ያደግኩት።

በቤትህ ልዩ የሆነ መቀመጫ አለህ? የሚለውን ኦ ሊ የሆነ መቀመጫ አለኝ የምጠቀመው። እሱ ደግሞ ለስራ ለ ቁጭ ብዬ ለማረፍ ሆነ በቤቴ ውስጥም የምስራቸው ስራዎችን እንዲመቸኝ። አድርጌ የገዛሁት መቀመጫ ስላለኝ በጣም ይመቸኛል እሱ

ውሳኔ መስጠት ትችላለህ የሚለውን እኔ በጣም ውሳኔ እሰጣለሁ የውሳኔ ሰው ነኝ። ከድሮም ጀምሬ ነው ይሄን ውሳኔ የመስጠት። ትክክለኛ ውሳኔ የመስጠት እየተለማመድኩ ነው ያደኩት። ያ ደግሞ ከአባቴ እና ከእናቴ የወረስኩት ነገር ስለሆነ። ውሳኔ በጣም እሰጣለሁ

ምን አይነት የሙቀት መጠን ትመርጣለህ? የሚለውን እኔ የምመርጠው የሙቀት መጠን። በጣም ያው መካከለኛ ሆኖ ቀዝቀዝ ያለ ንፋስ ያለበት ቢሆን። እና ያም ሙቀት ደሞ